በመሬት ላይ መቀመጥ አዎ እወዳለሁ። ግን በልጅነቴ ጊዜ ነው ምወድ የነበረው እንጂ አሁን ትልቅ እያለሁ መሬት ላይ አልተኛም። ግን አሪፍ ነው መሬት ላይ ተኝተክ ምናምን ሙቪ ቴሌቭዢን ታያለህ ብዙ ነገር ታደርጋለህ ደስ ይልሃል ለራስህ ማለት ነው። ግንልጅ እያለክ ይበልጣል። ከአሁኑ እንጅ አሁን ላይ እንደዚህ አላደርግም።

ወደ የትኛው ቦታ ተጉዘህ ታውቃለህ? ካልከኝ ወደ ዓዲ አሕፈሮም የሚባል ቦታ አለ ገጠር አካባቢ ነው ከከተማ ወጣ ብለህ ነው የምታገኘው ዓዲ አሕፈሮም ይባላል የእናቴ ሀገር ነው። እዛ ነው የተወለደች እናቴ እዛ ነው። ሄጄ አውቃለሁ በአስራ ሶስት አመቴ እዛ ሄጄ አውቃለሁ። እናንተ አሪፍ ነው ቦታ አይተን የተፈጥሮ ውበት ምናምን አይተን ተመልሰናል።

የሚተኛው ሰዓት እስከ ስምንት ሰዓት የሌሊት ምናምን ነው። ምተኛው እስከ ስምንት ሰዓት ሌሊት በቃ ሞባይል ይዤ ስለማምሽ ስለ ጌም እየተጨዋትኩ ፊልም እያየሁ የሆነ ስራ እየሰራሁ ስለማመሽ። ከስምንት ሰዓት ስምንት ተኩል እዛ አካባቢ ሰዓት ነው የምተኛው።

ምግቤን እንኳ ለሌሎች ባካፍል ብዙም ደስ አይለኝም ሬሴው ብቻ መብላት ነው ደስ የሚለኝ እኔ ራሴ የሰራሁት ምግብ ከሆነ አላካፍልም። ሰው የሰራው ሌላ ሰው የሰራው ምግብ ከሆነ ግን ችግር የለም። መካፈል ምንም ምንም አይልም ግን እኔ ራሴ የሰራኋት ከሆንኩ ግን መካፈል ብዙም ደስ አይለኝም።

ሙዚየም መሄድ አዎ በጣም እወዳለሁ ግን ሄጄ አላውቅም ሄጄ አላውቅም ኢትዮጵያ ላይ ብዙም እንደዛ አልተለመደም። ግን አለው ሙዚየሙ ብዙ ሙዚየም አለው እንደ አፄ ዮሐንስ ሚኒሊክ ምናምን ሙዚም አለ ግን ሄጄ አላውቅም። አንድ ቀን አይቼው አላውቅም ግን የመሄድ ደስታ አለኝ። አሁን አንድ ሰው እንሂድ ካለኝ እኔ የመሄድ አቅሙ አለኝ።

ሰንደል ድሮ እለብስ ነበር ሰንደል አሪፍ ስሊፐር ነው። ሸበጥ ማለቴ ነው አሪፍ ሸበጥ ነው። ድሮ እለብስ ነበር አሁን ግን አለብስም። የድሮ ግን የድሮ ሰንደል አሁንም አለኝ ቤቴ ላይ አሪፍ ነበር። በቃ ድሮ ላይም ደስ ይለን ነበር በቃ ሰንደል ሰንደል ሰንደል ነበር። አሁን ግን አንለብሰውም በቃ ፋሽን ሆኖ አለፈ አይደል? በቃ አሁን አይለበስም ሰንደል ሰንደል እዚህ ላይ

አዎ ሻወር በጣም እወዳለሁ ሻወር የማይወድ ሰው የለም። በቃ ገህ መታጠብ በጣም ደስ ይለሃል ሻወር ስትወስድ በቃ ቅልል ነው። የሚልህ ጭንቀት ካለብህ ሻወር ላይ ይሄ ይለቀሀል ጭንቀትህን ቅልል ነው የሚል። በቃ ፈታ ያለ አእምሮን እንዲኖረው ነው የሚያደርገው። ሻወር መውሰድ በቃ በአጭሩ በጣም አሪፍ ነገር ነው። ለጭቅላትም በጣም አሪፍ ነው

እኔማ የምወደው አይነት ስፖርት በልጅነቴ ላይ ያለው ኳስ ነበር ኳስ በጣም እወድ ነበር ኳስ አይነበር የኳስ የቸልሲ ደጋፊ ነበርኩ። አሁን ላይ ግን የምወደው አይነት የኳስ ባስኬትቦል ነው ባስኬት ቦል እችላለሁ። ግራውንድ ቴኒስ እችላለሁ። ሁሉንም ባስኬት ቦል እችላለሁ በቃ ኳስ እወድ ነበር። አሁን ግን ወደ ባስኬት ቦል ነው። ያዘነበልኩት

ዶሮ የለኝም ግን ዶሮ መቼም እንደ በዓል በዓል ካለ እንደ ትንሽ ትንሽ ያለ በዓል ዶሮ እንገዛለን ዶሮ ይበላል የኢትዮጵያ ባህል ነው። እንደዚህ አይነት አንድ ትልቅ ባእል ከሆነ በግ ይገዛል ትንሽ ባእል ከሆነ ደግሞ ደሮ ትገዛለህ ደሮ ትበላለህ። በጥሩ ጊዜ ሃፒ ሁነህ ታሳልፈዋለህ እንጂ ሌላ ነገር የለውም። በደሮ ላይ

ይቅርታ መጠየቅ አዎ እኔ ይቀለኛል ከአግዘኝ ከማለት ይቅርታ መጠየቅ እኔ ይቀልኛል ምክንያቱም ሰው እ እሺ ካለክ ይቅር ካለክ ካረገ ካረገልክ ምንም ነገር የለም። ይቅርታ አላደርግም ካለ ደግሞ ምንም ችግር የለም። አንተ አንድ ጊዜ ይቅርታ ጠይቀሀል። እኔ ምንም ይቅርታ ለመጠየቅ የሚከብደኝ ነገር የለም።

እሳት ለማን ለማንደድ ምን እጠቀማለሁ እኔ መርጃ ነው መርጃ ነው የምጠቀመው ግን ምን ትጠቀማለህ ካልከኝ? ወረቀት ነው የምጠቀመው እኔ። የማልጠቀመው ወረቀት ካለ ብዙ ሰብስብ አደርጋለሁ እናም በክብሪት አድርጌ እነደዋለሁ። ጫጫጫ እያለ ሁሉም ጋር ይደርሳል ከዛ ፍሙ ላይም በጣም አንድ ላይ ከደረሰ ፍሙ ላይም በጣም እሳቱ ይወጣል። በቃ የፈለከውን አይነት ከዛ መስራት ነው

ሻማ ማብራት በጣም ነው የምወደው በቃ የሆነ በዓል ካለ ቤታችን ላይ ሻማ ይበራል ከዛ እኔ ነው ማበራው እኔ ነው ማበራው ብዬ ነው እኔ በክርቢት አድርጌ ማበራት በቃ ሻማ ማብራት በጣም ደስ የሚለኝ ነው። በቃ ምን እንደሆንኩ አላውቅም ግን ሻማ ማብራት ደስ ይልካል። አይደለ በቃ። ሻማ በቃ የቤታችን ሻማ የሚበራ ከሆነ እኔን ማበራው። በርቶ ካየኸው ማን እንደሆነ ታውቃለህ በቃ እኔ ነኝ ያበራሁት

አዎ ማር በጣም ነው የምወደው። በቃ ማር በጊጫ እያደረግክ ኦል ደግሞ በዳቦ ወይም በአምባሻ እያደረግክ ማር መብላት በጣም አሪፍ ነው። እናም ደግሞ ከፈለክ ትፈረፍራለህ ፍርፍር ቅጫ ታደርጋለህ በቅጫ እያደረክ ማሩን ትበላዋለህ። ማር የማይወድ ሰው አለ ብዬ አላውቅም። ማር በጣም አሪፍ ምግብ ነው ለኔ።

አወ በአንድ ጊዜ ብዙ ስራወችን አስተናግዳለሁ ለምሳሌ እንደ በዚህ ጋ ፎሬክስ እሰራለሁ በዚህ ጋ ኤል ድሮፕ እሰራለሁ በዛ ላይ ደግሞ ኦንላይን ስራ ሌላ እሰራለሁ። በዚህ ላይ ደግሞ ቪዲዮ ኤዲተር ላይ ብዙ ኮርስ እወስዳለሁ። አዲስ ኮርስም እወስዳለሁ፣ አዲስ ስራም አመጣለሁ፣ በአጭሩ በቀን ወደ አምስት ስድስት የሚሆን ስራ ነው እየሰራው እምዉለው እንጂ አንድ ላይ ቁጭ አልልም

እሳት ማንደድ አዎ እችላለሁ። እሳት ማንደድ የማይችል ኢትዮጵያዊ አለ ብዬ አላውቅም። ምክንያቱም እሳት እያነደድን ነው ያደግነው እሳት ማንደድ በጣም አሪፍ ነው። እራስህን ደስ ይልሃል የሆነ ወረቀት ትሰበስባለህ። የሆነ የማይጠቅም ነገር ሰብስበክ ታነደዋለህ ከዛ የሆነ ነገር መስራት ከፈለክ በዛ አድርገህ ትሰራለህ ማብሰል ከሆነ ታበስላለህ። የሆነ ነገር ከፈለክበት በዛ ላይ ታደርጋለህ። ማንደድ የሆነ ነገር በቃ ደስ ይልካል እራስንም

ዳቦ ማብሰል አልችልም ዳቦ የሚያበሱ የሚያበስሉ ሰዎች አሉ። ግን እኔ አብስዬ አላውቅም እኔ የምግዛት ነው እንጂ የምችለው ዳቦ። ለማብሰል ማሽን ሊኖርህ ይገባል ዳቦ ማብሰያ ማለት ነው እንጂ ዝም ብለክ ዳቦ ማብሰል አይቻልም። ግን እንደ አምባሻ ነገር ራስህ ላይ ራስህን ማብሰል ትችላለህ። ደቦ ሳይሆን እንደ አምባሽ ነገር

ላፕቶፕ ድሮ ነበረኝ አሁን ግን የለኝም ድሮ ነበረኝ ሲልህ የኔ ሳይሆን የአባቴ ላፕቶፕ ነበረ እና የአባቴ ላፕቶፕ ማለት የኔ ላፕቶፕ ተደርጋ ነበር። አሁን ግን ላፕቶፕ የሚባል ነገር የለኝም። የአባቴ የዞረ የነበረው እሱም ተሰርቆታል አሁን ግን የለም በቃ አሁን በስልኬ ብቻ ነው የምጠቀመው። ላፕቶፕ አልጠቀምክም ግን መጠቀም ግን እችላለሁ። ላፕቶፕ ላፕቶፕ ግን የሌለን የመቅለይ ጥያቄ ከሆነ ላፕቶፕ የሄደኝ

ጥፍሬን አዎ እቆርጣለሁ። ዝም ብሎ ዝም ብሎ ጥፍሬን ካደገ በጣም ይደብራል። እንደ ሴቶች ነው የምትመስለው ሶ የግድ ጥፍርክን ጥፍሬን መቁረጥ የግድ ይላል። ወንድ ከሆንክ በቃ ጥፍርህን ግድ ነው የምትቆርጠው እንጂ ጥፍር የሚያሳድግ ሰው ካለ ሴት ናት እንጂ ወንድ ጥፍር አያሳድግም። ጥፍር ላይም ቆሻሻ ምናምን ስለ ብዙ ስለሚያመጣ መቁረጥ አሪፍ ነው።

በስራ ጊዜ ያው እረፍት አደርጋለሁ ዝም ብለህ ከሰራህም ጭንቅላትህ ያምሃልና እረፍት ትወስዳለህ እረፍት መውሰድህም አሪፍ ነው። ስራ እየሰራህ አሁን በጣም ቢዚ ትሆናለህ እና እናም ጭንቅላትህን በጣም ያምሃል ሶ እረፍት ትወስዳለህ። የሆነ መናፈሻ ትወጣለህ ትንሽ ንፋስ ትቀበላለህ አሪፍ አየር የሆነ ተቀበልክ ወደ ስራ ገብተህ እንደገና መስራት። አሪፍ ነው።

ምን አይነት ቦርሳ ትጠቀማለህ የሚል ፐርፕል አይነት ቀለም ያለው ቦርሳ ነው የጠቀመው በቃ ትንሽየ የቦርሳ ናት በቃ ቀለል ያለች ናት ሰው ነው የምትመችኝ እንጂ እንደዚህ ከበድ ያሉ ወፍራም የሆነ ቦርሳ ምጠጠቀም አልወድም ቀለል ያለ ትንሽየ ቦርሳ ግን ደስ ትለኛለች እናም። ስንት ብር ገዛሃት? ካከኝን ግን አንድ ሺህ ሁለት ሞት ነው የገዛኋት በቃ አሪፍ ቦርሳ ነች። እኔ

ቤቴ ላይ ምናይት የቤቴ እቃ አሎ ብዙ ነገር ብዙ ቃል አለ። ቲቪ አለ። ፔዛ ሚባይ አለ። አርማዲያ አለ። ሶፋ አለ። ወንበር ብዙ አሉ። የቤታችንን ብዙ ነገር አለ በቃ ለመንገር ትንሽ ትንሽ ይከብዳል። የማሽን የቡና ማሽን አለ ብዙ ነገር አለ። በቃ

አዎ መዋኘች እችላለሁ ግን ድሮ ድሮ ልጅ እያለሁ አልችልም ነበር እናም በጣም የሚያስፈራኝ ነበር ውሃ ላይ ለመግባት በጣም እንፈራ ነበር። ግን ከቻልኩት በኋላ ግን በቃ ውሃ በጣም ነው የምወደው በቃ። ራሴ መዋኘት ከቻልኩ በኋላ በቃ ደስ እያለኝ ነው ውሃ የምገባው። ራሴ የምዋኘው ዙሮ ዙሮ ወንድሜ እያለማመደኝ ነበር። አሁን ግን እራሴ እችለዋለሁ

እኔ የማታ ሰው ነኝ። አራት ሰዓት ስምንት ሰዓት ከቀኑ ነው የምነሳው እና ማታ በጣም ነው የማመሸው ማታ። እስከ አስር ሰዓት እስከ ንጋቱ አንድ ሰዓት የማልተኛበት ጊዜ አለ። ሶ እኔ የማታ ሰው ነኝ እንጂ የቀን ሰው አይደለሁም የጧት ሰው አይደለሁም። ማታ ላይ ብዙ ስራ ስለምሰራ አብዛኛው ሰዓት። ማታ ላይ ነው እኔ የምነቃው

መኪና መንዳት እኔ አልችልም ግን መቻል እወዳለሁ ግን አልችልም። የመኪና የሚነዱ ጓደኞች አሉኝ የሚችሉ በጣም ጎበዞች አሉ። እኔ ግን ብዙም አልችልም። ታውቃለህ። መቻል በጣም እወዳለሁ ግን ኦፖርቹኒቲ የለኝም። እንደዛ መኪና ለመልመድ።

የስልክ ካሜራ አዎ እጠቀማለሁ በስልኬ ነው ሁሉ ነገር የማነሳው የሆነ ሰው ፎቶ ከፈለገ በስልኬ አድርጌ ነው የማነሳው ኦር በራሱ ስልክ ነው የማነሳለት። ሁሉ ጊዜ እኔ የምጠቀመው የስልክ ካሜራዬ ነው ምጠቀመው እንጂ ሌላ በሌላ አድርጌ በፎቶግራፍ ምናምን በዛ አልጠቀምም። ሁሉ ጊዜ ምጠቀመው እኔ በስልክ ካሜራ ነው የምጠቀመው

አዎ የሆነ ነገር እንደገና ጥቅም ላይ ማዋል እችልበታለሁ። አሁን አንድ ሱሪ ካለ ሱሪው ከተበላሸ ወይ ደግሞ የማታደርገው ከሆነ ወደ ሌላ አይነት ትቀይረዋለህ ወደ ቁንጣ ነገር አይነት። እናም ቲሸርት እና ሱሪ ሁለቱም አጣምረክ ሌላ ነገር ትፈጥራለህ። በቃ አንድ ነገር ወደ አዲስ ነገር መቀየር እችላለሁ።

ስንት ራስ ትጠቀማለህ? አንድ ትራስ ነው የምጠቀመው። ግን የትራሱ ማንጠፊያ ግን እቀይረዋለሁ ወዲያ አምስት አለኝ። በሶስት ቀን አንድ ነው የምጠቀመው። እናም አንድ ትራስ አለኝ አሁንም ከዛ ጋር ነው ያለሁት። ተኝቸ ነው ያለሁት ከትራስ ጋር ጋደም ብየ ነው ያለሁት። ትራስ የምጠቀመው አንድ ነው።

በዶቄ እኔ ፈጭሼ አላውቅም መፍጠጥ ብዙም ነገር እኔ ፈጭሼ አላውቅም። ይሄ ስራ የትላልቆች ነው ትላልቅ የሆኑ ከሀያአምስት አመት በላይ የሆኑ ከሰላሳ አመት በላይ የሆኑ ይፈጫሉ ይሰራሉ። እኛ እንደዛ ስራ አይነት ብዙ ማን እንሰራም ከአስራ ስምንት እስከ ሃያ ያለን ሰዎች እንደዛ ነገር ብዙም አንሰራም። ሶ መፍጨት እኔ አልችልም ሰርቼም አላውቅም

በእጄ ሸምኔ አላውቅም እሱ የታላላቆቹ ስራ ነው ከእኛ ትልቅ ያሉ ሰዎች አሉ አይደል የነጋዴ ስራ ከሃያ አምስት እድሜያቸው እስከ አርባ ያሉ በቃ የነሱ ስራ ነው። ይሄ እንጂ እኛ ከአስራ አምስት እስከ ሃያ እያለን እንደዛ ይሄን ስራ እንሰራም። መሸመን ምናምን የኔ የነጋዴ ስራ ነው። በቃ ይሄንን ሁሉ የነጋዴ ልጅ ከሆነ አዎ መስራት ይችላል።

በፍጥነት መተየብ አልችልም። ምን እንደሆንኩ እኔ ባላውቅም እኔንጃ። በፍጥነት መተየብ አልችልም በቃ ቀስ እያልኩ ነው የምተይበው እንጂ። ፈጠን ፈጠን እያልኩ መተየብ አልችልም። ሁሉ ሰው ነው እንደዛ የሚለኝ ለምንድነው? በፍጥነት ማተይበው ምናምን ነው የሚሉኝ እኔ ግን እራሴን አላውቅም። ምን እንደሆንኩ በቃ ቀስ ብዬ ረጋ ብዬ መተየብ ነው። እኔ የምፈልገው እንጂ ዝም ብለህ በፍጥነት መተየብም አልፈልግም።

እኔ የምወደው ጫማ እንደ ጆልዳን አይነት ናይክ አዲዳስ ኤርፎርስ እንደዛ ያሉ ጫማ በጣም ነው ምወደው አንደኛ ምወደው ጫማ ምንድነው ካልከኝ ግን ጆርዳን ሰቨን አለ ጆርጃን ፎር ጆርጃን ስሪ ጆርጃን ፋይቭ እነዚህ ሶስት ጨማማዎች በጣም ነው የምወዳቸው። ይሄ አንደኛው አምላክ ጫማዎች ዶርሊክ የጆርጂያንን ፕሮዳክት ነው።

በመንገድ ላይ አዎ ምግብ እገዛልኝ መንገድ ላይ የተጓዝኩ ከራበኝ ምግብ እገዛልኝ ብቻዬን ሳይሆን ከጓደኞቼ ጋር ስለሚሄድ ከእነሱ ጋር ሆኜ ምግብ እገዛለሁ። ብር እናወጣለን መጀመሪያ ከዛ ምግብ እየበላን ነው የምንሄደው በቃ። ከራበክ ምንም ማድረግ አይቻልም መንገድ ላይ ግዴታ ነው ምግብ መግዛት። ሲርብህ ወዲያውኑ ነው ምግብ መግዛት ያለብህ ውሃም ውሃና ምግብ እንገዛለን። ከዛ እየበላን እንሄዳለን

በጣም ነው እኮ የሚገርምህ ግን እኔ ሩዝ አልወድም ሁሉ ሰው አብዛኛው በዙሪያዬ ያለ ሩዝ በጣም ነው የሚወደው እኔ ግን በቃ ምን እንደሆንክ እኔ አላውቅም ሩዝ አይመችኝም በቃ ሩዝ አልወድም። ሁሉ ሰው ሩዝ ይወዳል እኔ ደግሞ ሩዝ አልወድም ምን እንደሆንኩ እኔ አላውቅም። አሁን ወንድሜ አለ እህቴ አለች። ሩዝ በጣም ነው የሚወዱት ከቤተሰቦቼ ሁሉም እኔ ብቻ ነኝ ሩዝ የምጠላው እንጂ። ሁላችሁ ሁሉ ሁሉም ሩዝ ይወድ ይወዱታል

ከፀሀይ እኔ ለመጠበቅ ወደ ጥላ ነው የምወጣው የምወጣው ካልሆነ ደግሞ ጥላ ጊዜ እወጣለሁ ወደ ከተማ በጣም በጣም ፀሀይ ካለች። ራስህን የምታፈነዳ ፀሀይ ካለች ጥላ ትጠቀማለህ ካልሆነ ደግሞ በጣም ከከረረ ፀሀዩ ወደ ጥላ አልጸጋ ትላለህ ጠጋብለክ ትንሽ እዛ ትቆያለህ ካልሆነ ደግሞ ወደ ካፍቴራ ካፌ ትገባለህ። ከዛ ፀሀይ ቅልል ሲል ትወጣለህ ከዛ

አዎ ገንዘብ በደንብ አድርጌ ነው እንጂ የምቆጥበው የማይቆጥብ ሰው አለ ብዬ አላምንም። ግን ገንዘቤንም አማቆጥበው በባንክ ሳይሆን ራሴ ላይ ሳይሆን በክሪፕቶ አድርጌ ነው ገንዘቤን ማስቀመጠው እንደ ኤክስቼንጅ ዋሊት ያለው እንደዛ አይነት በዛ አድርጌ ነው የማስቀምጠው እንጂ ባንክ ላይ ብሬ አላስቀምጥም። ምክንያቱም ኤክስጄት ይሻላል ክሪፕቶ ይሻላል ከባንክ

አዲስ አመት እኛ ኢትዮጵያ። አሁን ገና አሁን ከ ከሁለት ቀን ነው የምናካበው ከሁለት ቀን በኋላ አዲስ አመት እናከብራለን በጣም አሪፍ አድርገን ነው የምናከብረው በግ ይታረዳል። ብዙ ነገር ይደረጋል ጾም ስለ ምንጾም መጀመሪያ። ከዛ ብዙ ነገር እንባላለን ነጭ በነጭ ነው የምትለብሰው። በቃ አሪፍ ነገር ድባቡ በቃ በጣም ነው ደስ የሚልክ

ዛሬ መጀመሪያ የበላሁት ምግብ ስሙን ምን? ይባላል ስልሲ ይባላል ስልሲ በአምባሻ ስልሲ በአምባሻ ማለት በበልበሌ በሽንኩልት የተሰራ ምግብ ነው። አምባሻው ደግሞ አምባሻ ሌላ ነው በፊኖ የሚባል አለ በዛ ነው የተሰራው። እና በጣም አሪፍ ነበር የበላሁት ቁርሴን ነበር የበላሁት እስካሁን ምሳዬ ደግሞ ገና አልብላሁም።

የመጣጥ ውሃ ምንጥጣው ከዱካን ነው የምንገዛው ከሹቅ ማየት ነው። እንሄዳለን ከዛ እንገዛዋለን እንጂ ከቡንባ ከቀዳን ጥራት የለውም ጥራት ስለሌለው። ከዱካን ሄደን ነው የምንገዛው ገዝተን በሊትል እንደ ሊትል ጀሪካ የሚባል አለ በዛ ነው የምንገዛው። እዛ እንገለብጠዋለን ከዛ እንሰጣቸዋለን ከዛ በዛ አድርገን ነው የምንጠጣው እንጂ ዝም ብለን ከቦማ አንጠጣም

አዎ ቀልድ መናገር አዎ እወዳለሁ ሰዎችንም አስቃለሁ በቃ እኔ ራሴም እኔ ራሴ ቀልድ ያስቀኛል። ቀልድ መናገር እችላለሁ ግን በጣም ኮሜዲያን አይደለሁም በጣም ቀልደኛ አይደለሁም ግን በራሴ የተሻለም ትንሽ እቀልዳለሁ ትንሽም ለሰዎችም አስቃለሁ። እንደ ተረት ተረትም እናገራለን ተረት ተረት እየተናገርኩ ሰዎችን አስቃለሁ ልጆች ምናምን ሁሉ ሁሉ ሰው ነው አስቃለሁ

አዎ የህዝብ ማመላለሻ እንደ ባስ አይነት ታክሲ ባጃጅ የሚባል አለ በሀገራችን ላይ ይጠቀማል ብዙ ሰው ይጠቀማል በቃ አሪፉ በባጃጅ መሄድ ነው። እና ራይድም አለ ግን የህዝብ መጠቀሚያ ከሆነ በጃጅ ነው። አንዱ ሁለተኛው ደግሞ ታክሲ ነው ሶስተኛው ደግሞ ባስ ነው። በቃ ባጃጁ ብሩ ውድ ነው። ታኩስ ግን ኖርማል ነው። ባስ ግን ትንሽ ቺፕ ነው። ብር

አዎ ውሳኔ መስጠት አችላለሁ የሆነ ነገር አሁን ካለ ብዙ ሰውም እኔ እኔ ጋር ይመጣል ውሳኔ ለመወሰን ማለት ነው አማክረኝ ብላ ይለኛል እኔም አማክረዋለሁ ውሳኔም እሰጠዋለሁ። ይሆን ከሆነ ነግረዋለሁ ሳይን እንደዚህ አድርገህ ስጥበት እላለው። የማይሆን ከሆነ ደግሞ በቃ ይሄንን የማይሆንም እንደዚህ ማድረግ አለብህ ብዬ ነው የምናገረው በቃ አውቃለሁ ወሳኝ

እኔ የሚመቸኝ ወቅት ካለ ካልከን ፀሀይ ፀሀይ የሚሆንበት ወቅት አለ አይደል ፀሀይ ነው የሚመቸኝ ምክንያቱም ብርድ በጣም ነው እኔ የምጥራው ብርድ ብዙ ህመም ያስከትላል ፀሀይ ግን ብዙ ህመም አያስከትልም። ልብሴን ማዉለቅ ይችላል ላይክ ሙቀት ነው የሚሆንብህ ሌላ የሚሆንብህ ነገር የለም።

አይ እኔ ከደንበኞቼ ጋር ብዙም አልገናኝም። የሚገናኙ አዎ አሉ የኛ ባለ ስራ ባልደረቦች። ከጀምብ ልብሳቸው ጋር ይገኛሉ በጣም ይወደዳሉ ግን እኔ ግን እኔ አልገናኝም ብዙም። ምክንያት ለምን እንደሆነ እኔ አላውቅም። አልወድኝም መሰለኝ እኔ እንዴ አላውቅም። እነሱም መገናኛ አይፈልጉም እኔም ከእነሱ ጋር መገናኛነት አልፈልግም

የምመኘው ስራ ምን መሰለህ ከአንዱ ዶክተር ነው። ሁለተኛ ደግሞ ኢንጂነር። ሶስተኛ ላይ ደግሞ ሳይንቲስት መሆን በቃ ሳይንስ ሆነህ ስራ መስራት የጠፈር ጠፈር እየወጣህ ምናምን። አራተኛው ደግሞ ፉትቦል ነው በፉትቦል አድርገህ የሆነ ስራ መስራት። አምስተኛው ደግሞ ስፖርት ነው ጂም ልክ ሰውነትን ቅርጽ ምናምን ማውጣት

የቅጥር ሂደት አሪፍ ነው አሪፍ እሄደ ነው። በቃ ትሄዳለህ ትቀጥራለህ እናም ከዛ ትወጣለህ። ወደ ሌላ ትሄዳለህ ወደ ሌላም ትቀጥራለህ በቃ እንደዛ እያለ ነው። ሚቀጥለው እኔም አሪፍ ነው ምለው። ደባሪ አልለውም ምክንያቱም እንደዛ እያልኩ ነው ምትኖረው። በቃ ይሄ ኑሮ። እንግዲህ ግዴታህን እየተወጣክ ስላለህ ምንም ችግር የለውም

በሰአት የሚደርስ ሰው አደለሁም አንድን ጊዜ ያው ትደርሳለህ በሰአቱ ግን አብዛኛው ጊዜ እኔ እምደርሰው በቃ አንድ ሰዓት እያሳለፍኩ ሰላሳ ደቂቃ እያሳለፍኩ አስል ደቂቃ እያሳለፍኩ ስለ ስራ ምገባ በስራ የምገባ ሰዓት እኔ አይደለሁም እና ምን እነሱም ይደብራቸዋል። ከሃያ ሃያ ሰከንድ ሃያ ደቂቃ አሳልፌክ ስራ ስትገባ በቃ ይደብራቸዋል

ችግር የለውም በብዙ ህዝብ መካከል መሆን እኔ ምንም ነገር የሚያሳፍረኝ ነገር የለም። እዛው ሆኜም መጮህ እኔ እጮሃለው። ጩህ ብትለኝ እጮሃለው ምክንያቱም ምንም የምታፍር ነገር የለበትም በሰዎች መሃል ቁጭ ብለህ ኦር ወይ ደግሞ ተነስተህ መሄድ ምን ችግር አለበት? እኔ አላፍርም እንደዛ ነገር ቢሆን